ሰላም ዳቦ ማብሰል ታውቃለህ ትችላለህ ብለህ ለተየከኝ ጥያቄ? ዳቦ ማብሰል እንኳን እኔ አልችልም ማለት ነው። ያው ብዙ ጊዜ እንደኛ እንደ ሀገራችን እንደ ኢትዮጵያ ባህል ብዙ ጊዜ እንደተለምዶ የሚወሰደው ነገር። ምግቦችን ማብሰል የሴቶች ነው ተብሎ ይታመናል በተለይ እንጀራ ዳቦ ምናምን ምናምን የመሰሉ ነገሮች ስቲል ዛሬ ላይ ራሱ ወንዶች አያበስሉም ማለት ነው። እና አሁን እኔም በዚህ ሁኔታ ላይ እያለሁኝ። እንጀራ ማብሰል ወይም ዳቦ ማብሰል አልችልም። ያው እንደሚታወቁ እንደነገርኩህ በሀገራችንም ባህል ሴቶች ስለሆኑ የሚያበስሉት ማለት ነው። እና ስለዚህ ዳቦ ማብሰል አልችልም ማለት ነው። ያው የሀገራችን ሴቶች። ብዙ ጊዜ እርሻ ማረስ እንዲሁም ውጊያ ሞውጋት አጨዳ ማጨድ እንደማይችሉት ሁሉ እኔም። ዳቦ ማብሰል አልችልም ማለት ነው ያው ዳቦ ለማብሰል ትንሽ ጭሱም ምኑም ምጣድ መጣዱ ምናምን ትንሽ ሊያስቸግር ይችላል። ያው ግን ቆርጠን ከተነሳንበት አማራጭ ምናምን ከጠፋ ልችል እችላለሁኝ ግን ሆኖ ያም ሆኖ። አሁን ላይ ባለሁበት ሁኔታ ላይ ዳቦ ማብሰል አልችልም ማለት ነው። ያው ዳቦ ደግሞ ብዙ ጊዜ የሚያበስሉልን እናቶች ናቸው ማለት ነው። ያው እኛ ጋር ብዙ ሴቶች አሉ እህቴ አለችኝ እናት አለችኝ ስለዚህ በተለይ እናቴ ብዙ ጊዜ የስላለች ከቤት ብዙ ጊዜ እናቴ ጋር ስለምኖር። ዳቦ ማብሰል አልችልም ማለት ነው እናቴ ናት የምታበስለው። ያው ግን ወደፊትም ቢሆን ለመሞከር እያሰብኩ ነው። እንደ አጋዛሚ እናቴ ምናምን ባትኖር እሷን አግዠ የሆነ ነገር ለማድረግ እሷን አግዠ ደቦ ለማብሰል ስለምፈልግ እንዲህ አድርጌ እናቴን ባግዛት የሚል ሀሳብ እየመጣልኝ ነው እሱን ነገር ለመተግበር እሞክራለሁኝ። ያው ዳቦ ማብሰል ብችል ራሱ በጣም ጥሩ ነው ዳቦ ወይ ቂጣ። አሁን ቂጣ ነገር ማብሰብ ብችል ራሱ ያው እለታዊ የሆነ። ብዙ ነገር ስለማይፈልግ ቂጣ ማብሰል ትንሽ ቀለል ያለ ነገር ስለሆነ እርሱም አብሰል ብችል እየ እያሰብኩ ነው ማለት ነው። ስለዚህ እስኪ በተቻለኝ አቅም ለመሞከር እያሰብኩ ነው እሱ እንዲሳካልኝ። እፈልጋለሁኝ ደግሞ እርግጠኛ ነኝ እሞክረዋለሁኝ። ከሞከረው ደግሞ የማይሳካ ነገር የለም። ያው የሚያስቸግር ነገር የለውም ትንሽ ልምድ ስለሌለኝ የምጣዱ ሁኔታ ሊያስቸግረኝ ይችላል። ግን በተልቻለኝ አቅም ጥረት ለማድረግ እሞክራለሁ ማለት ነው። እና ስለዚህ ሁላችንም በተቻለን አቅም ዳቦ መጋገር ብንችል ወይም እንጀራ ማብሰል ብንችል ጥሩ ነው። ብዬ አስባለሁኝ ምክንያቱም ሁል ጊዜ ሴት ላይኖር ይችላል ያው ሴት ጠበቅን ሲሆን ትንሽ ያስቸግራል። በደለኝ እናቶች እህቶች ማዘሮች ሚስቶች ምናምን ሊታመሙ ስለሚችሉ በዛን ጊዜ። ልጆቼ ወይም ራሳችን። ከራብ ውስጥ ከምንዶል ከምንገባ ቢያንስ ትንሽ ነገር ማብሰል ብንችል። ጥሩ ነው ማንን ነው። ምክንያቱም በጣም አስፈላጊ ነገር ስለሆነ እሱን ነገር ብንጠቀመው የሀገራችንን ባህል ትንሽ ወደኋላ አድርገን ገታ ብናደርገው ብዙ ጊዜ ባህል አንዳንዴ ይሳሳታል ባህል የማይጠቅምባቸው ሁኔታዎች አሉ ማለት ነው። ስለዚህ እነዛን ነገሮች እኛ ቀረፍ ብናደርጋቸው ጥሩ ነው። ቢያንስ የድሮ ማህበረሰብ እንኳን ባህል ነው ባህሉን በጣም ያከብራል። የሚመጣ የሚጎዳም የሚጠቅም ባህልም አለው ማለት ነው ግን እኔ ይሄ የሚጎዳ ባህል ነው ብዬ ነው የማስበው ማለት ነው። ምክንያቱም መጋገር ስራ ስለሆነ የወንድ ሴት ብሎ መክፈል አሰፈላጊ አይመስለኝም። ምክንያቱም ሴቶችም ወንዶችም ሊጠቀሙት የሚችሉት ነገር ስለሆነ ማለት ነው። አሁን መብላት ለመብላት መስራት ያስፈልጋል ከነዛ ውስጥ ደግሞ የሴት የቤት ምግቦችን ማብሰል አንዱ በጣም አሪፍ ስራ ነው ትልቅ ስራ ማለት ነው። ስለዚህ እሱን ነገር ለማብሰል ጾታ ልንመርጥ አይገባም እላለሁኝ እንደ እኔ ነው ሀሳብ እና እኔም እሱን ሀሳብ ሽሬ። ዳቦውን ለመጋገር እያሰብኩኝ ነው አሁን ባልችል ወደፊት ችዬ ዳቦን ጋግሬ በራሴ መብላት ብችል ዳቦ ማብሰል ብችል ብዬ አስባለሁኝ ስለዚህ እንደዚህ አለማድረግ እያሰብኩ ነው ማለት ነው። እና ሁላችሁም በዚህ መንገድ ብትሞክሩ አሪፍ ነው እና ብታበታቱኝም ጥሩ ነው። ምክንያቱም እኔ አርያም መሆን እፈልጋለሁኝ። ዻቦ ጋግሬ ደቦ አብስዬ ብበላ በጣም ጥሩ ነገር ስለሆነ ማለት ነው። ስለዚህ ሁላችንም ዳቦ አብስለን እንብላ አላለሁኝ። የተቻላችሁ አቅም ሁላችሁም ሞክሩ እኔም እሞክራለሁኝ

ሰላም ጤና ይስጥልኝ ስንት ቋንቋዎች ትችላለህ ብለህ ለጠይቅሀኝ ጥያቄ? ያው ውስጥ በጣም ብዙ የሚነገሩ ቋንቋዎች ከሰማንያ በላይ ቋንቋዎች ይናገራሉ ማለት ነው። በጣም እንዲሁም በጣም ብዙ ባህሎች አሉ። ያው እኔ ግን ከነዛ ውስጥ የምችለው በኢትዮጵያ ውስጥ የሚነገር በጣም በአብዛኛው ጊዜ ከሚነገሩት ቋንቋች የምችለው አንድ ቋንቋ ነው ማለት ነው። ያው እንዴ አለመታደል ብዙ ቋንቋዎችን አልችልም ማለት ነው። ያው ጓደኞች አሉ ብዙ ቋንቋዎችን የሚችሉ ማለት ነው ግን። እኔ የምችለው አንድ ቋንቋ ነው እንዲሁም ከአንድ ቋንቋ ከአማርኛ ቋንቋ ተጨማሪ። የምችለው እንግሊዘኛ ፓርሻሊ ግማሽ ደረጃ እንደውም ሙሉ በሙሉ ባይሆንም ከዛ ላይ መስማት ላይ እሰማለሁኝ ማለት ነው። ትንሽ መመለስ ላይ ቢከብደኝም እሱን ነገር እችላለሁ ማለት ነው። እና ለመግባባት ይሆነኛል ትንሽ ሰላምታዎችን ለመለዋወጥ እና እንዳንድ ነገሮችን ለመስራትም እጠቀምበታለሁ ማለት ነው። ግን በሙሉ በኔቲቭ ወይም ተወልድ በተፈጥሮ ያገኘሁት ቋንቋ አማርኛ ነው ማለት ነው። ያው እንደሚታወቀው ኢትዮጵያ ውስጥ ናሽናል ላንጉጅ ተብሎኝ ናሽናል ቋንቋ የስራ ቋንቋዎች ተብሎ የሚጠራው የ ኢትዮጵያ ቋንቋ አማርኛ ነው። ያው ተጨማሪ ሌላ ብዙ ቋንቋዎች አሉ ግን የትዬ የስራ ቋንቋዎች አይደሉም ማለት ነው። ያው የግዴታ ማንኛውም ማህበረሰብ ማወቅ ያለበት ቋንቋ ለኢትዮጵያ ውስጥ ማለት ነው። እሱ የሚኖር እኔ የምናገረው የአማርኛ ቋንቋ ነው ማለት ነው። እና ሁሉም ነገሮች ትዕዛዞችም ፍርድ ቤትም ሁሉ ነገር ውሳኔ የሚሰጠው በአማርኛ ቋንቋ ስለሆነ። እና እኔም ምችለው አማርኛ ቋንቋ ነው። ግን በጣም ብዙ ምችላቸው የምፈልጋቸው ወይም ለመቻል ብሞክር ደስ የሚለኝ እና በጣም ብዙ የምወዳቸው ቋንቋዎች አሉ ብችላቸው ብዬ የማስበው አሁን በተለይ እንደ ኦሮሞኛ ኦሮሞኛ ቋንቋ አሁን ኢትዮጵያ ላይ ውስጥ ከአማርኛ ቀጥሎ ብዙ ተናጋሪዎች ያሉት ቋንቋ ኦሮሞኛ ነው ማለት ነው። እንዲሁም ደግሞ ሌላ ተዚ ከአማርኛ ከኦሮሞኛ ተጨማሪ ትግረኛ አለ። እና ትግረኛ ቋንቋ እና ሱማለኛ ቋንቋዎችን ብችል ዴሲ ይለኝ ነበር ማለት ነው። ግን እነሱንም አልችልም ትንሽ ኦሮሞኛዎች ላይ ጓደኞች አንድ ክላስ ምናምን ስለምንሆን እንደውም አንድ ዶርም ኦሮሞኛ የሚወሩ ልጆች ስላሉ እነሱ ሲያወሩ እነሱን እሰማለሁኝ ማለት ነው። ግን እኔ አንዳንድ ቃላቶችን ከማወቅ ብዙ ነገር አላውቅም። ያው ቋንቋ ለማወቅ ደግሞ ወይ ትኩረት ያስፈልጋል። ደግሞ ከሰዎች ጋር ሚዲያ ብዙ ነገር መስራት አለብህ መጣርም አለብህ ማለት ነው። ያው ያለንበት ሁኔታ ሌላ ነገር ሌላ ጉዳይ ላይ ስለሆነ ለትምህርት ምናምን ስለሆነ ብዙ ወዲህ እሱ እያደረንበት አይደለም እና አልችንም ማለት ነው። ግን በተለይ አሁን የትግርኛ ቋንቋ እና የኦሮሞኛ ቋንቋ ብችል በጣም ልክ ዴስ ይለኝ ነበር ማለት ነው። ምክንያቱም በተለይ አሁን ትግረኛ ቋንቋ እኔ እንጃ ሲጀኑ በዘፈን ራሱ ሲዘፈን በጣም ደስ ይለኛል ነው ግን ቋንቋውን አላውቀውም። የሚዘፍኑበት መንገድ ግን የቋንቋው ልዩ ተፈጥሮ መሰለኝ አላውቅም። እና የሚዘፍኑበት መንገድ በጣም ያስደስተኛል ማለት ነው። ያው ኦሮሞኛ ግን እንደዚህ አይነት ሀይል የለሁም። ብቻ ግን ብዙ ተናጋሪ ስላለው የምናገረው እና ከብዙ ጓደኞች ጋር ብግባባበት ብዬ አስባለሁኝ ማለት ነው። እንጂ እና የምችለው እኔ አሁን ላይ የምችለው ቋንቋ አማርኛ እና እንግሊዘኛ እሞክራለሁ ማለት ነው። ይሄን ብቻ ነው የምለው። ያው ግን ሁላችንም መተቻለን አቅም ብዙ ቋንቋዎችን ለማወቅ እንሞክር እላለሁኝ። ማወቅ አይከፋም ቋንቋዎችን ማወቅ በጣም ጥሩ ነገር ነው ከብዙ ሰዎችጋር እገባበታለሁ ማለት ነው። እንደውም አይታወቅም አጋጣሚዎች ላይ ትጠቀምበታለህ ማለት ነው። ያው እኛ ግን እኛ ከሰሜን የመጣን ኢትዮጵያ ከሰሜን ኢትዮጵያ ፋርታዎች የመጡ ሰዎች ወይም አብዛኛው የሰሜን ኢትዮጵያ ህዝብ ቋንቋ አይችልም ከአማርኛው ውጭ ማለት ነው ምክንያቱም የሚነገረው የክልል ቋንቋ የክልሉ ቋንቋ አማርኛ ስለሆነ ማለት ነው ከአማርኛ ውጭ ስለማይነገር ማለት ነው። እንደዛ ነው የምችለው ይሄንን ነው። እና አረበኛ በጣም መማር እፈልጋለሁ ከውጭ ሀገር ቋንቋዎች እሱንም ግን እንዴት መማር ውስጥ አደርጋለሁኝ አንዳንድ ቀላቶችን እየሞከርኩ ነው ማለት ነው። አመሰግናለሁ